የስራ ልብስ ትለብሳለሁ የስራ ልብስ አዎ እለብሳለሁኝ መደበኛ የሆነ ፕሮቶኮሉን የጠበቀ ከላይ ሸሚዝ ከስር ደግሞ የ የጨርቅ ሱሪ ነው የምናደርገው መስሪያ ቤት ውስጥ ስንሆን ከዛ ያለፈ አለባበስ አይፈቀድልንም እንደ ፕሮቶኮል ማለት ነውና እንደዛ አይነት ልብስ ነው የምለብሰው በጣም ደስ ይለኛል። ለመደበኛም ከስራ ውጪ ላለውም ጊዜ እንዲህ አይነት ልብሶችን ብለብስ በጣም መርጫየ ነው። አንዳንድ ቀን እንትን ይላል። የሚሰለች ነገር አለው ሁሌም ተመሳሳይ ልብስ መልበስ የሚሰለች ነገር ቢኖረውም እንኳን ግን ደስ ብሎን እኔ ደስ ብሎኝ ነው የማደርገው። ምክንያቱም በስራ ስራ ቦታ ላይ በስራ ሰዓት በምቆይበት ጊዜ ምቾቴ እንዳይነሳ በጣም ነው የምጥረው በቃ ሁሌ ተመቻችቶኝ መቆየት። ምክንያቱም ስራው ላይ ብቻ ነው ትኩረት ማድረግ የምፈልገውና አለባበሴ እንደዚህ ሆነ ፀጉሩ እንደዚህ ሆነ የሚለው ነገር ጊዜ እንዲወስድብኝ ስለማልፈልግ በተቻለ አቅም ምቾት የሚሰጠኝ ነገር አድርጌ መዋል ነው የምፈልገው እሱን ነው ማስቀደሙው ቅድሚያ ማለት ነው። የግድ በቃ የምወደው ልብስ መሆን የለበትም በቃ ከተመቸኝ እና ረጅም ሰዓት አዲስ ሙሉ ቀን ነው የምውለው ጠዋት የገባሁ ማታ ነው ወደ ቤቴ የምመለሰው እና ቀኑን ሙሉ ለብሼ ምውል ልብስ ስለሆነ በተቻለ መጠን ምቾቱን የጠበቀ። የሚያምር ከዛ ደግሞ ቀሎኝ ወዲህ ወዲያ የምልበት ስራዬን ስረሰራ ምንም አይነት መጨናነቅ የማይፈጥርብኝ አይነት ስራ እንጂ ልብስ እንዲሆንልኝ ነው የምፈልገው። ከዛ በኋላ ደግሞ ቤት ውስጥም ወጥቼ ነበርና ስገባ ቤት ውስጥ ለስራ መስራት ስፈልግ ለምሳሌ የቤት ውስጥ ስራ ምግብ ለማብሰል ወይ ቤቴን ለማጽዳት ምናምን ሳስብ ቅድሚያ ማድረግ ያለብኝ ብዬ የማስበው ራሴን ማዘጋጀት እና የስራ ልብስ መልበስ ነው ከዛ ለቤት ውስጥ ብዬ ያዘጋጀኋቸው ቤት ወይም ቤት ውስጥ ብቻ የማደርጋቸው አንዳንድ ልብሶች አሉኝ ከነዛ ልብሶች መርጬ ልብሴን እለብስና ወይ እቀይርና ከዛ በኋላ ነው ወደ ስራ የምገባው ማለት ነው። እና የስራ ልብስ የውጪ ልብስ የመኝታ ልብስ እያልን ልብሶችን መለየት በጣም አስፈላጊ ነው። እንደየ እንትን ለምሳሌ ስተኛ ወፋፍራም ነገሮች ካልሲ ወፋፍራም ጃኬቶች ምናምን አድርጌ መተኛት አንችልም። አንደኛ አይመከርም በቃ በተቻለ መጠን ሰውነታችን እረፍት ማድረግ አለበት ያን ያክል ጃኬት ተሸክሞ ያን ያክል ትልቅዬ እንትን ልብስ ደርቦ ለምን ይተኛል ቀለል ያለ ልብስ ብርድም ቢሆን እንትን ብንሸፈን ይሻላል። ብርድ ልብስ ብንሸፈን ይሻላል። ብርድ ልብስ መሸፈናችን አልቀረም። በዛ ላይ ደግሞ ትላልቅ እንትኖችን የምናደርገውና አስፈላጊ አይደለም ብዬ ነው የማስበውና። በተቻለን መጠን ቀለል ያሉ ልብሶችን መልበስ ያስፈልጋል ብዬ አስባለሁና የስራ ልብስ መለየቱ ከስራው ጋር የሚሄድ ቀሎ እንድንሰራ የሚያደርገን የራሱ የሆነ እንትን ጥቅም አለው ብዬ አስባለሁ። እና እኛም መስሪያ ቤት የስራ ብለን የመደብነብ ልብስ አለን እንደ ፕሮቶኮሉ ብዙ ቢሮዎች እንደዚህ አይነት ለምሳሌ የባንክ ሰራተኞች ከሆኑ ራሱ ቢሮ የሚያሰፋላቸው ተመሳሳይ የሆነ ልብስ ነው የሚለብሱት አይደለ ልክ እንደዛ በተለያየ የስራ ዘርፍ የሚገኙ ሰዎችም እንደዚህ አይነት ፕሮቶኮል የሚከተሉ የስራ ዘርፎች አሉና እኛ መስሪያ ቤት መስሪያ ቤቱ ባያሰፋልንም ግን ጨርቅ ሱሪና ሸሚዝ ብቻ እንድንለብስ ነው የሚፈቅድልን ማለት ነው።

በትምህርት ቤት የምትወደው የትምህርት አይነት ምን ነበረ? እኔ በጣም ጎበዝ የሂሳብ ተማሪ ነበርኩኝ። ሂሳብ በጣም ነበር የምወደው ሂሳብና ታሪክ። የሚገርመኝ እስካሁን ድረስ የሚገርመኝ ነገር ነው ታሪክ መውደድ። ሕሳብ እንዲሁ ስለሚገባኝ ነበር የምወደው ይገባኛል በቃ አስተማሪው ትንሽ ካስረዳኝ። ቶሎ የሚገባኝ የትምህርት አይነት ነውና። ምናልባትም በዘመኔ ያጋጠሙኝ የሂሳብ አስተማሪዎቼ ትኩረት የሚሰጡኝ የሚያስረዱኝ ጎበዞች አስተማሪዎች ስለነበሩ ምናልባት የነሱ ተጽዕኖ ሊኖር እንደሚችል አንዳንዴ አስባለሁኝ። ጎበዝ ቡድኖች ሁሉም መስተምራቸው የሂሳብ አስተማሪዎቼ በጣም በስነ ስርዓት ነው ያስተማሩን ብዬ ነው የማስበውና። ምናልባት የዛ ተጽዕኖ ሊሆን ይችል ይሆናል አላውቅም ብቻ ግን። ሂሳብ በጣም ነበር የምወደውና ከዛ ቀጥሎ ግን የታሪክ ትምህርት በጣም ነበር የምወደው ማለት ነው። ድሮ ፈተና ዘጠኝ ነው አስር ፈተና ልንፈተን ማትሪክ ልንፈተን ፈተና እንትን አለን ማለት ነው። በጣም የጌት ይችላል ነገር ምናምን ነበር እና። ከዛ በኋላ ነው የሚስለኝ መውደድ የጀመርኩት ከዛ። ወንድሜ ምን አለኝ? ታሪክን ልክ እንደ ተረት ተረት ያዥው ምናምን አለኝ። በቃ አጼ ዮሐንስ እንደዚህ አደረገ የእንትን ንጉስ እንደዚህ አደረገ በእንደዚህ አንድ ዓመተ ምህረት እንደዚህ አይነት ነገር ተፈጠረ አይደል የታሪክ ትምህርት እንደሱ አይደል? ስለዚህ ልክ እንደ ተረት አድገርገሽ ያዢው በቃ እንደሚያዝናናሽ ተረት። ሌሎች አንበሽው ከዛ አውቀሽው ይዘሽው ለ ሌሎች እንደምትነግሪው። አድርገሽ ያዢው ለምሳሌ ተረት ተረት ስነገረን አንራሳማ። በነጋታው የሆነ ሰው ተረት ንገሩን ቢለን ያንን ተረት አንስተን መናገር እንችላለን። ልክ እንደዛ አድርገሽ ያዢው ምናምን ብሎኝ። በጣም አሪፍ መንገድ ሆነልኝ ማለት ነው። ከዛ ምን አደረኩኝ? በቃ ልክ እሱ እንዳለው እንደ በቃ ተጨንቄ የማየው ተጨንቄ የማነበው እንደ ትምህርት ሳይሆን እንደ ተረት ያዝኩት ማለት ነው። እንትና እንደዚህ አደረገ እንትና እንደዚህ አደረገ ከዛ በዚህ መሃል አይምሯቸው እየገባኝ መጣ። ለምን እንደዚህ አደረጉ ግን? ለምን እንደዚህ ሆኖ ግን እያልኩኝ? አእምሮአቸው ያኔ ያስቡበት የነበረ መንገድ ቀስ በቀስ እየተረዳኝ መጣ ማለት ነው። ለካ በዘመናት ውስጥ ያለፉ ሰዎች የሚያስቡበት የራሳቸው የሆነ መንገድ አላቸው። አሁን በዚህ ዘመን ካለን ሰዎች የምናስብበት ነገሮችን የምናይበት እንደዚህ ቢሆን ብለን። ከማናቅደው የተለየ የአስተሳሰብ ደረጃ ላይ ነበሩ እነዛ ሰዎች እና። ያን እንዳስብ ያደርገኛል በቃ እንዳልፈርድባቸው እንዳልናደድባቸው ስህተት ሰርተውም ቢሆን ግን እንዳላንህ እንዳልናደድባቸው አድርጎኛል። ብዬ አስባለሁ ከዛ በቃ እንደ ተረት ተረት መያዝ ጀመርኩኝ። ሁሉም ታሪክ እንትና እንደዚህ አድርጎ እንትና እንደዚህ አድርጎ ለምን እንደዚህ አደረገ ያኔ የመሰለው ምክንያት ይሄ ነበረ። እና ልክ ነው ልክ አይደለም የሚለውን ነገር ከዛ ከጓደኛ ጋር ከቤተሰብ ጋር ያንን ማውራት ሲጀምር። በጣም የታሪክን ትምህርት እየወደድኩኝ መጣሁ እና። እስካሁን ድረስ በጣም የታሪክ ወዳጅ ነኝ ማንበቦች የሰዎችን ታሪክ። ሰዎች ግለ ለታሪክ ያለፉበትን የህይወት ነገር ያለምንም ነገር ሁሉንም ነገር ማንበብ እወዳለሁና። ለምንድነው እንደዚህ ማንበብ የምወደው የሰዎችን ታሪክ ብዬ ሳስብ። ዋናኛ ምክንያቴ ያኔ ታሪክ መውደዴ ነው ብዬ አስባለሁ። እና ሰዎች በተለያየ ዘመን የተለያዩ ውሳኔዎችን ወስነዋል እነዛን ውሳኔዎች ምን ያህል በሀገር ላይ በህዝብ ላይ ምን ያህል ጫና ሊፈጥሩ ምን ያህል ደግሞ ከጫና ህዝቡን ከጫና። ወይም ደግሞ የህዝቡን ጫና የሚያቀሉ ውሳኔዎች እንደነበሩ መመልከት እንችላለን ማለት ነው። እና እኛም በዚህ ዘመን ያለን ሰዎች በግላችን ምንወስናቸው ውሳኔዎች ምን ያህል ህይወታችን ላይ ጫና ሊፈጥሩ የሚችሉ ነገሮች እንዳሉ። ህዝብ አስተዳዳሪዎች ደግሞ ምን ያህል የሚያወስኑት እያንዳንዱን ውሰኔ ህዝብ ላይ ጫና ሊፈጥር ህዝብን ሊያስጨንቅ ህዝብን ሊያሳስብ የሚችል ነገር እንደሆነ። ማወቅና መረዳት አለባቸው ብዬ እንዳስብ ያደርገኛል ማለት ነው።

የምትወደው ጣፋጭ ምግብ ምንድነው? የምወደው ጣፋጭ ምግብ ኬክ ነው ኬክ መብላት እወዳለሁ። በጣም ይሄ በተለይ የቸኮሌት ጣዕም ያለው። ያለው ኬኮች ያላቸው ኬኮች በጣም ነው የምወደው እና እሱን መብላት እወዳለሁ በጣም ነው የምወደው ኬክ። ያው እንደማንኛውም ህፃን ድሮ እያለቀስኩም ቢሆን ወደውም ቢሆን አስገዛ ነበረ ድሮ አስገዛ ነበረ በጣም አስገዛ ነበረ። እንትን አደርጋለሁ እሰራለሁ። ለአባቴ በጣም አሸክቸግረው ነበረ ገዛልኝ እያልኩኝ ለታላላቅ ወንድሞቼ ለሁሉም በሚባል ደረጃ። በጣም አስቸግራቸው ነበረ እና ኬክ መብላት በጣም ነው የምወደው። እሱ አለ ሌላው ምን አለ? ላይ ለመማር እየሞከርኩኝ ነው ቤቴ በራሴ እንዴት መስራት እንደምችል። ለመማር እየሞከርኩኝ ነው መማር እፈልጋለሁ። የምግብ ዝግጅት ሁሉም መማር እፈልጋለሁ። የምግብ ዝግጅት ግን በተለየ ደግሞ ኬኮችን እንዴት መስራት እንደሚቻል ለመማር እየሞከርኩኝ ነው። ይሄም ማለት ምንድነው? በቃ በቀላሉ ቤት ውስጥ። ስንሰራ ስናዘጋጅ እንዴት መሆን አለበት ምን ያህል ቅመሞችን መጨመር እንዳለብን እንዴት ባለስ መንገድ መሰራት እንዳለበት ምናምን። እንደዛ ነው እንዲሆን የምፈልገው የራሴ ቤት እዛ ነው እንዲሆን የምፈልገው። በቃ አለ አይደለም እንትን ነኝ ምናልባት ውጪ ውዬ የምመጣ ሴት ነኝ ልሆን የምችለው። ከስራ ጋር በተያያዘ ምናምን ከዛ ግን። ኬክ ሰርቶ ወይ ወጣ ያሉ ከተለመዱ የሀበሻ ምግቦች ወጣ ያሉ ምግቦችን አዘጋጅቶ ለባል መስጠት። ለራስ ማዘጋጀት ለራስ መብላት ለልጆች ያንን መስራት ጣፋጮችን ጤናማ የሆኑ ጣፋጮችን ለልጆቼ መስራት ምናምን። የምወድ ይመስለኛል በጣም የምወድ ይመስለኛል። እና ይሄ ለዚህ እንዲያግዘኝ እማራለሁ ብዬ አሰብኩ ነው። የ የምግብ ዝግጅት ለመማር እያሰብኩኝ ነው። ከዛ ባለፈን ደግሞ ቅድም እንዳልኩት በ በዋነኝነት ደግሞ ኬክ አሰራር። እንዴት እንደሆነ በቤት ውስጥ ኬክ ማዘጋጀት የሚጣፍጡ ኬኮችን ማዘጋጀት እንዴት እንደሆነ። እንትን ለማለት የሞከርኩኝ ነው ለመማር የሞከርኩኝ ነው። በጣም ጥሩ የሚባል ነው። በነገራችን ላይ እኔ በተፈጥሮ እንትን ማድረግ እወዳለሁ ምግብ ማብሰል እወዳለሁ። ለጓደኛ አለ ራስ ለቤተሰብ የሆነ የሚጣፍጥ ምግብ ሰርቶ ማቅረብ። ከመስራቱም በላይ ደግሞ ማቀራረቡ በቃ ብሉ ጠጡ ያዙ ምናምን ማለቱ። ይሄ አለ አይደለ ሽርጉዱ በጣም በተፈጥሮ የተሰጠኝ ነገር ነው ብዬ ነው የማስበው ኑር ነው። ያ ነገር አለ ከዛ በኋላ። እሱ እንትን ካለኝ በኋላ እሱ ከ ከተማርኩኝ በኋላ ይህ አሪፍ ነገር ይጨምርልኛል ብዬ አስባለሁ። ቀለል ያሉ ምግቦችን መስራት ኬኮችን ማዘጋጀት። በራስ ደግሞ መማር። ቤት ውስጥ የሆነ ነገር ከበላን ባኋላ እንትን ብንሰራስ ምናምን ብለን። ከዛ ግን ሙሉ እቃዎች ተዘጋጅተውልኝ ምናምን በጣም ነው የሚያስቀኑኝ እንደዛ የሚያደርጉ ሴቶች ማለት ነው። እኔ እወዳለሁ እንዳልኩት። እና አሁን ለመማር እየሞከርኩኝ ነው እማራለሁ። ከዛ ደግሞ በስነ ስርዓት መማር ከቻልኩኝና መስራት ከጀመርኩኝ በኋላ ደግሞ በተወሰነ መልኩ ይሄ ኬክ የመውደዴ ነገር ይወጣልኛል ብዬ አስባለሁ። ቤቴ በራሴ እየሰራሁት ምናምን ምክንያቱም አንዳንድ ኬክ ቤቶች የሚሸጡት ኬኮች ጤናማነታቸው ያሳስባል እውነቱን ለመናገር ስለዚህ ቤት ውስጥ ቢሰራ ይሻላል በሚል። ለራሴም ለቤተሰቦቼም እንደዛ አደርጋለሁ።

ኮምፒውተር መጠቀም ትችላለህ ወይ፣ አዎ እንዴ በጣም ትል መሳሪያችን እኮ ነው ኮምፒውተር። በዚህ ዘመን ላለን ሰዎች በጣም ትልቅ መሳሪያ ነው ኮምፒውተር። ብዙ ነገሮችን ብዙ ብዙ ብዙ ነገሮችን ከህይወታችን ጋር ቀጥታ ግንኙነት ያላቸውን ነገሮች ጨምሮ- ለስራ :ለገንዘብ ብለን የምንሰራቸውን ስራዎች በአብዛኛው የሚሰሩት ኮምፒውተር ላይ ነው። በአብዛኛው ማለት ነው። እና በጣም ትልቅ ቁርኝት ነው ያለን ብዬ አስባለሁ። ድሮ አባቴ ልጆች እያለን አንዲት ትልቅየ ኮምፒውተር ይዞልን መጥቶ ነበረ። ትልቅ ማለት እነዚህ የድሮን ቴሌቪዥኖች የሚመስሉ ከኋላ ቦርጭ ያላቸው ኮምፒውተሮች የሉም እነዛ አይነት ኮምፒውተሮች ገዝቶልን መጣ ማለት ነው። እና በቃ ብርቅ ሆኖብን ነበረ። ብርቅ ብርቅ ብርቅ ከዛ- አዎ ወንድሜ ያለማምደን ነበረ። በስነ ስርዓት እየከፈትን እየተለማመድን ምናምን ብዙ ነገሮች እንልበት ነበረ። እሱ እያስተማርን ማለት ነው። ወንድሜ እያሳየን ምናምን ነገር- ከዛ ጌም እንጫወትበት ነበር። ይሄ መሰረታዊ የሚባሉ የኮምፒውተር ልምምዶችን እዛ ላይ ነው ያደረግነው ብዬ ነው የማስበው። ና ወንድሜ እንደዛ ያደርግልን ነበር። ያሳየን ነበር። ብዙ ነገሮችን አሳይቶናል። እስካሁን ድረስ ያረሰኋቸው እስካሁን ድረስ እምጠቀማቸው- የኮምፒውተር እንትኖች ክህሎቶች ያኔ ነኝ ያዳበርኩት ብዬ ነው የማስበው። እና ከዛ ግን እያለች እያለች የሆነ ሰዓት ላይ ተበላሽታ ተቀመጠች እንጂ። በጣም የምታምር ነች ኮምፒውተር ነበረችኝና- ነበረችን የሁላችንም እቤት ማለት ነው። ና እሱ እሱ ነገር ነበረ። ከዛ በኋላ እያደግን ስንመጣ በትምህርት ቤትም መሰጠት ጀመረ ማለት ነው። ትምህርት ቤት ራሱን እንማራለን። ኮምፒውተር የሚባል የራሱ የሆነ የትምህርት አይነት የተዘጋጀ አለ። እሱን እያየን እሱን እየተማርን ነው ያደግነው። እና በተለያየ መንገድ የመማሩ የማየቱ አጋጣሚ አለኝ ብዬ ነው የማስበው። ከዛ ባለፈ ግን- በራስ ደግሞ ወደ ስራ አለም ደግሞ ሲገባ በራስ መነካካትን አንዳንድ ነገሮችን ማሰብ ማየት ለመማር መጣር ምናምን ከዛ ቀስ እያልኩኝ ኮርሶችን መውሰድ ምናምን ጀመርኩኝ እንዴት ኮምፒውተር መጠቀም እንዳለብኝ ምናምን- ከዛ ደግሞ አንዳንድ ደግሞ እንትኖች አሉ። መስሪያ ቤቱ በራሱ የዘረጋው የራሱ የሆነ ሲስተም አለው አይደለ። ሌሎች ኮምፒውተሮች የማይረዱት ግን ለዛ ለዛ ለዛ መስሪያ ቤት ተብሎ የተዘረጋ አንድ መስሪያ ቤት ውስጥ ያለ ሲስተም አለ። ያ ሲስተም ለመረዳት ምንም ያህል የኮምፒውተር እውቀት አያስፈልግም።:መክፈት መዝጋት ካልሆነ በስተቀር። ምክንያቱም:- የእንትኑ ነው። ሲስተሙ የመስሪያ ቤት ስለሆነ ከኮምፒውተር እውቀት ጋር የሚገናኝ ነገር የለውም። እና- እሱ እሱ አለ። እኛ መስሪያ ቤት ደግሞ በእንትን ስለሆነ የምንሰራው በኔትወርክ ነው የምንሰራው። ስለዚህ እያንዳንዱ ኮምፒውተር እኔ የያዝኳት ኮምፒውተር ከሌላየው ኮምፒውተር ጋር- የተያያዘች ናት ማለት ነው። ምክንያቱም በቀጥታ ፋይል እልክበታለሁ። ፋይል ይቀበልበታል። አሳይን የሚደረገ የሚፈረሙ ነገሮች ካሉ በቀጥታም የግድ በአካል ሄጄ ምናምን ለሀላፊው መስጠት አይጠበቅብኝም በቀጥታ ኮምፒውተሬን ተጠቅሜ ልክለታለሁ። እሱ አይቶ አስተያየት ሰጥቶ እንደገና የሚታረሙ ነገሮች ካሉ አርሞ አስተካክሎ እደገና መልሶ ይመልስልኛል ማለት ነው። እና ኮፒውተር መጠቀም አዎ በደንብ ነው የምችለው። ቅድም እንዳልኩት ግን ከንተን ጋር የሚገናኝ ነገር አይደለም።

የማንቅያ ሰዓት ትጠቀማለህ ወይ? አዎ እንዴ ምን አይነት ጥያቄዎችን ነው የምትጠይቀው ብዙ አይነት ብዙ ጊዜ እጠቀማለው ማንቅያ ሰዓት። በጣም ትልቅ መሳሪያ እኮ ነው። ማንቅያ ሰዓት አሁን ላይ ማለት ነው። በተለይ ለኔ በጣም የሆነ ጊዜ ላይ ምን ሆነ መሰለህ ከአመት ነው ከሁለት አመት በፊት። የሆነ አይነት ስነ ስርዓትን ለማስተማር ለራሴ ለማስተማር እያሰብኩኝ ነበር እያቀድኩኝ ነበር አንዳንድ ነገሮችን እና ከዛ ምንድነው ያደረኩት? እንትን አወጣሁኝ እቅድ አወጣሁኝ ማለት ነው። በቀን እና በማታ የማደርጋቸው ነገሮች ብዬ እንትን አደረኩት ጻፍኳቸው ማለት ነው። ቁጥራቸውን አጭቄ ከአንድ እስከሆነ ቁጥር ድረስ ጻፍኩት የምፈልጋቸው ነገሮች ቀን ላይ ላደርጋቸው የምፈልጋቸው ማታ ላይ ላደርጋቸው የምፈልጋቸው ነገሮች ብዬ ጻፍኩኝ ማለት ነው። ከዛ ለእያንዳንዱ ድርጊት ወይ ለእያንዳንዱ ተግባር እንትን ጻፍኩለት። የሚወስድብኝ ደቂቃ ለምሳሌ በጧት ተነስቶ እንቅስቃሴ መስራት ከሆነ ያንን እንቅስቃሴ ለሰላሳ ደቂቃ አደርገዋለሁ ብዬ ሰላሳ ደቂቃ እመድብለታለሁ ማለት ነው። የሚቀጥለው ማንበብ ከሆነ ወይ ጆርናል መጽሐፍ ከሆነ የሆነ ያህል ደቂቃ ሃያ ደቂቃ ከሆነ ሃያ ደቂቃ እመድብለታለሁ ማለት ነው። ለዛ ያደረኩኝ መጽሐፍ ጀመርኩ ከዛ በኋላ እሱን አድርጌ ከጨረስኩኝ በኋላ የማታውን ደግሞ ጻፍኩ ማለት ነው። ማታ ጻፍኩኝ እንዲህ ጻፍኳቸው ሁሉንም ዘረዘርኳቸው ምናምን ነገር ከዛ ለእያንዳንዱ እንዳልኩት ሰዓት መድቤለታለሁ ምን ያህል ሰዓት ሊፈጅ እንደሚችል መድቤለታለሁ እሱንም ይዤ ከዛ በየአንዳንዱ ሰዓት የማንቂያ ሰአቴን እሞላለሁ ማለት ነው። ለምሳሌ አስራ ሁለት ሰዓት ከሆነ የምነሳው አስራ ሁለት ሰዓት ተነስቼ አስራ ሁለት ሰዓት የሚለውን መነሳት ብዬ ጽፌበት የማንቅያ ሰአቴን እሞላለሁ ማለት ነው። ከዛ ከሰላሳ ደቂቃ በኋላ ይጮሃል መልሶ ከሰላሳ ደቂቃ በኋላ ስፖርት ስሪ ይለኛል ማለት ነው። ስፖርት መስራት እንቅስቃሴ ማድረግ ምናምን ብዬ ሞልቼዋለሁ ከዛ ይጮሃል ከሆነ ከሃያ ደቂቃ ወይ ከሰላሳ በኋላ ደግሞ እንደገና መልሶ ይጮህና ያስታውሰኛል ማለት ነው። የጻፍኩትን ነገር ምናምን ነገር ነውና። በዚህ አይነት መንገድ በጣም ለረጅም ጊዜ ተጠቅሜበታለሁ የማንቂያ የማንቂያ ሰአቴን። ከዛ ነው በጣም እቸገር ነበረ በጠዋት መነሳት የጠዋት ሰው የመሆኔን ያህል ይገርመኛል። እኔ የጠዋት ሰው ነኝ በቃ በጠዋት ተነስቼ ረጅም ጠዋት እንዲኖረኝ የምፈልግ አይነት ሰው ነኝ። ታዲያ ለምንድነው? ይሄን ያህል የከበደኝ የሚገርመው ነገር ትላንትና። አብረን ከጓደኛዬ ጋር ነው ያደርነው ዋን ላይናን። ስራ ቦታ ላይ አብረን ነበር ያደርነው እና። አስራ ሁለት ሰዓት ሲል ነቃው ማለት ነው። በቃ አእምሮየ ነቃ እንደዛ ነው በቃ እኔ በተፈጥሮዬ እንደዛ ነኝ። አስራ ሁለት ሰዓት ላይ ነቃው። ከዛ በኋላ ጸሎት ማደርግ ጀመርኩኝ ምናምን ብቻ እስከ ሁለት ሰዓት ምናምን ድረስ ጓደኛዬም ጭራሽ አላናገርኩትም። ምንም አይነት እንትን አላናገርኩትም። በቃ ዝም አለን ማለት ነው ከዛ በኋላ። እንደውም በቃ ከሁለት ሰዓት ተኩል ነው ምናምን ነው ማውራት ሁላ የጀመርነው። የሚል ጊዜ ነበረ። ደስ የሚል ጊዜ ነበር። አይ ላይክ ማይሰልፍ ቱ። በቃ እንደዚህ አይነት ነገር። ተከብቤ ራሴን ማየት ደስ ይለኛል እና አይ ላይክ ዛት። ወድጄው ነበር ትላንትናና። እንደዛ ሆነን ራሴን እንትን ማድረግ አልችልም። ብቻ በጣም በጠዋት ተነስቼ አእምሮዬ ነቅቶ ምንም የማንቂያ ሰዓት ሁላ ሳያስፈልገኝ ነው የነቃሁት ማለት ነው። በፍጹም ማንቂያ ሰዓት ሁላ አላስፈልገኝም።

በመንገድ ላይ ምግብ ትገዛለህ ወይ? አይ ድሮ ነበርም ድሮ ነበር የምገዛው ተማሪ ሆኜ ድሮ እገዛ ነበረ። በጣም ደስ ይለኝ እንዴት ነበር አዳያ ተማሪዎች ስለሆነ ብዙም ብር ስለማንይዝ ምናምን ነገር። ያገኘናት ትንሽዬ ብር ለመግዛት ስናውላት በጣም ደስ ይለን ነበረ። ያገኘናት ማን ናቸው እኔም ባገኝ ጓደኞቼም ቢያገኙ ብቻ ያገኘናትን በር ገዝተንባት የምፈልገው ነገር ገዝተንባት በልተነው። ጣፋጭ ነገሮች ነው በብዛት የሚበላው እና ከትምህርት ቤት መልስ። ከክፍል ከወጣን በኋላ። ወደ ቤት በምንመለስበት እንደውም እኔ በጣም እናደድ ነበር ምክንያቱም። ቤቴ በጣም ቅርብ ነው ከትምህርት ቤቴ እና ቤቴና። ከአምስት ደቂቃ ምናምን በላይ አይፈጅብኝም እንደውም በጣም በጣም በቃ ስታመጥተን ከሆነ ነው ራሱ አምስት ደቂቃ ሁላ ሊወስድብኝ የሚችለው ነው። በጣም ቅርብ ስለነበረ መንገድ ላይ ሌሎች ጓደኞቼ እየበሉ። እየገዙ እየተጫወቱ ምናምን ሲሄድ በጣም እቀና ነበረ እና። ከዛ ግን ጓደኛዬ ነበረች ከእሷ ጋር አብረን ነበር። ወደ ቤት የምንመለሰውና መንገዳችን ላይ የሚሸጡ ትልቅ ሰውዬ ነበሩ እነዚህ ጣፋጮች የሚሸጡ ማለት ነው። ከዛ ከእሳቸው ጣፋጭ ገዝተን። ትንሽዬ መንገድ ናት እሷን መንገድ እንትን ብለን አብረን ሄደን እየበላን ምናምን ነገር። ደስ የሚል የልጅነት ትዝታ አለኝ እና። ከዛ በኋላ እያደግሁ ስመጣ ግን መንገድ ላይ መብራት አሁን ላይ ያሳፍረኛል በቃ አልችልም። አልወድምም ማለት ያሳፍረኛል። መንገድ ላይ መብላት ፍጹም ደስ አይለኝም። ምናልባት እንደውም ከእንትን ጋር ቢሆን ትንሽ ይሻለኛል ከሰዎች ጋር ከሆንኩኝ ምናልባት አደርግ ይሆናል አላውቅም። እንደዚህ ብቻዬን ምናምን ግን ጭራሽ የማልወደው ነገር ነው። አላደርገውም። አንደኛ ብዙ ምክንያቶች አሉኝ አንደኛ። እንዳልኩት የሚያሳፍር ነገር ነው በቃ እንትን ምንድነው ፕሮቶኮል የጠበቀ ነገር አይደለም ምግብ አይደለም የምትበላው። ለምን መንገድ ላይ ትበላለህ? ተመቻችተህ ቁጭ ብለህ የሆነ ቦታ ላይ ስርአትክን ይዘህ አትበላም? ለምንድነው መንገድ ሚበላው ምግብ? እና እሱ እሱ ነገር ደስ አይለኝም። ከዛ ደግሞ መዝረክረክ ነገር ሊኖር ይችላል። እሱ ደስ አይለኝም በቃ። መዝረክረክ ነው በቃ ትርፉ። መንገድ ላይ ምግብ መብላት። ሁለተኛው ነገር ደግሞ ምግብ መንገድ ላይ የሚሰሩ ምግቦች ምን ያህል አምነናቸው ነው። ደስ ብሎን ገዝተን ምናምን ምንበላው ምን ያህል በምናምን ናቸው ነው። ማለት ምግድ ላይ ነው እኮ አቧራ አለ ንፋስ አለ። አቧራው ደግሞ ወይ ነፋሱ ይዟቸው የሚመጡ ቆሻሻዎች አሉና። በምን ያህል ደረጃ ነው አምነናቸው በየጊዜው የምንበላችሁ። ከሰዎች ስራዬ ብላ እነዚህ ፈጣን ምግቦች መንገድ ላይ የሚሸጡት ምናምን ለመግዛት ሲሄዱኝ እኔ እገረማለሁ። አልበላም በፍጹም አልበላም። መብላትም ከነ እንትን ነው አልቃም ሰምች ጭራሽ ምንም ነገር ማለት ነው። ጭራሹን ደግሞ መንገድ ላይ ልበላው ገዝቼው። በመንገድ ላይ በፍጹም ላይ አላደርገው።

በባህላችሁ ሰርግ እንዴት ይከናወናል? በእኛ ሀገር ባህል የሰርግ ሂደት ረጅም ነው በጣም ረጅም ማለት ብዙ ጊዜን የሚወስድ ማለት ነው። እና የመጀመሪያውን እንትን እንደውም ሁሌ የተለመደ ነው። ብዙ ወቅቶች ላይ ሰርግ ማድረግ እየተለመደ ነው። እንጂ ድሮ የአመቱ ግማሽ ወር ላይ ነበር በብዛት ሰርጎችን የሚደረጉት ማለት ነው። አሊያ ደግሞ ሚያዝያ ምናምን አካባቢ ታላቁ ጾም ከወጣ በኋላ ከተፈታ በኋላ ያሉት የተወሰኑ ወራት አንድ ወር ምናምን ከፍተኛጥኝ የሆነ የሰርግ ወቅቶች ተደርጎ ይወሰድ ነበር። እንደውም አሁን ላይ በቃ መስከረም ሰው እየተጋባ ነው። በማንኛውም ህዳር ምንም ምንም ሰው እየተጋባ ነው። እንጂ ከሆነ ጊዜያቶች በፊት ጥር ላይ እንዳልኩት የአመቱ ግማሽ ወይ ደግሞ በሰባተኛው በስምንተኛው ወር አካባቢ ነበር አብዛኛው ሰርጎች የሚደረጉት የነበረውና ክረምት ላይ የሚያገባ ሰው የለም። አልተለመደም እንደዚህ አይነት ነገር። ከዛ ቅድም እንዳልኩት በጣም ረጅም ሂደት ነው። አሊ ሰዎች መጥተው ማለት የሚጋቡት ልጆች ተዋውቀው የራሳቸውን ስራ ከጨረሱ በኋላ የመጀመሪያው ወንዱ ልጅ ወይም ሙሽራው የሚያደርገው ነገር ለሙሽራው ለሙሽሪቷ ቤተሰቦች ሽማግሌ ይልካል ማለት ነው ልጆቻችሁን ወድቻታለሁ ምናምን ምናልባት እፈልጋለሁ ምናምን ብሎ አባቷን ይጠይቃል ማለት ነው። ከዛ አባት ደግሞ ከሌሎች አስቀድማ ልጃቸው ትነግራቸዋለች እንደዚህ አይነት እንግዶች ስለሚመጡ ተዘጋጅታችሁ ጠብቋቸው ምናምን ትላለች። ከዛ ተዘጋጁ ተው ይጠብቃሉ። ተዘጋጅተው ማለት ለምሳሌ የልጅቷ አባት ወንዶች ማለት ነው አጎት ምናምን ሌላ ደግሞ የቅርብ ዘመዳ ወንድም ምናምን ካለ እነሱ ይጠብቋቸዋል እንግዶች ስለሚመጡ ማለት ነው። ከዛ ልጃችንን አማክረናት መልስ እንሰጣችኋለን ተብሎ ለሌላ ቀን ደግሞ ቀጠሮ ይያዛል ማለት ነው። በሁለተኛው ቀን ሲመጡ ግን እሺ ለመባል ነውና ሚመጡት። በቃ እሺ ልጃችንም እሺ ብላለች ቀኑን እንቁረጣው ምናምን ይባላሉ ማለት የሚጋቡበትን ቀን። ከዛ በዚህ ቀን እንዲሆን ምናምን ብለው አውርተው ይወስናሉ በዛች ቀን። አብረው ይበላሉ የሴቷ ቤተሰቦች ወንዱ ሙሽራ በግ አዘጋጅተው አስቀድሞ እሱ በግ ይልካልና አዘጋጅተው የሚበላ የሚጠጣ ነገር አዘጋጅተው ይጠብቋቸዋል ማለት ነው። ከዛ ይበላል ይጠጣል አነስተኛ ሰርግ ነው የሚደረገው በጣም በትንሹ ግን እና ሰርግ አይነት እንትን ነው የሚደረገው። ሴቷ በእኛ ባህል መሰረት አትታይም። ከሰርጓ ቀን በፊት የወንዱ ቤተሰቦች እንዲያዩት አይፈቃድምና እሷ አትታይም ከዛ በኋላ እነሱን እንግዶቹ ከሄዱ በኋላ የራሷ ከጓደኞቿ ጋር የራሷ የሆነ ጊዜ ይኖራታል። ሰል ልጅቱ ምናምን ከዛ ለሰርጉ ዝግጅች ይደረጋል ማለት ነው። እና አሁን ላይ በቤተክርስቲያን የሚጋቡ ሰዎች እየብዙ ነው። ይሄ ባህላዊ የሚመስለው የሰርግ ስነ ስርዓት እየቀረ ያለ የመጣበት ጊዜ ላይ ነው ያለነው። ቀርቷል ማለት ይቻላል። ብዙ ሰዎች በእንትን እየተጋቡ ነው በሰርግ እየተጋቡ ነው በቤተክርስቲያን ሰርግ እየተጋቡ ምናምን ነው ያሉት እና እሱ እሱ ነገር አለ ከዛ በኋላ ብቻ ደስ ምል ግን እንዳልኩት ረጅም ሂደት ነው። በቃ እኛ ጋ ሰዎች ተገናኝተው እስኪ ጋቡ ድረስ ያለው ሂደት በጣም ረጅም ነው። እና ያሁኑ ሁሉ ነገር እንትን ብለው አልፎ ከዛ በደማአቁ ሴቲቷ ሙሽሪቱ ሰርግ ማድረግ የምትወድ ከሆነ በጣም በትልቁ የሴቷ ቤተሰቦች ሰርግ ደግሰው ልጆቻቸውን ይድራሉ ማለት ነው።

የፀሀይ መውጣት ታያለህ እንደው ሁሌ እቤት ጠዋት ሰው ነኝ። በጧት የምነሳ በጊዜ ተነስቼ በጊዜ ምተኛ አይነት ሰው ነኝና። በቃ ዋነኛው አለማዬ በጧት ተነስቶ ፀሀይ መመልከት ነው በጧትም እንሰማበት ዋና አላማ ማየት ነው። እና ሁል ጊዜ ጠዋት ነው የምነቃው ከእንቅልፌ እና ሁሌም ጠዋት ተነስቼ ደግሞ የማደርጋቸው አንዳንድ ተግባራቶች አሉ። ደስ ብሎኝ የማደርጋቸው ስራዋ እስከመሄድ ሰዓት ድረስ ደስ ብሎኝ የማደርጋቸው ነገሮች አሉኝ። እንዛ ነገሮች ሳደርግ ተነሽቄ ዘይ ሄድልኛል። ከዛ ባለፈ ደግሞ እወደዋለሁ በቃ በጧቸው ሰው ተኝቶ ጸጥታው። ሰውን ተኝቶ አንተ ስራህን መስራት ማድረግ ያለብህን ነገሮች ማድረግ ራስህን ለቀኑ ማዘጋጀት። ምክንያቱም ቀኑ አርካሚ ሊሆን ይችላል የስራ ቀን ሊሆን ይችላል። ብዙ ነገሮች በቃ አሁን ላይ ስለ ጊዜ የገባኝ ያለው ነገር ማለት ነው። እኔ እንጃ በቃ ልቤን ምን እንደከደነው አላውቅም። ልቤን ምን እንደያዘው አላውቅም አይ እኔ እንጃ አርግጠኝ አይደለሁም በቃ። አንዳንድ ጊዜ ስለ ችግር ብቻ መውራት ምናልባትም መፍትሄ አያስገኝም ይሆናል። ግን በቃ ጊዜ የሚባለው ነገር በቃ ከእግር ጊዜ ወዲህ የሆነ እየመታኝ ነው በቃ አእምሮዬን እየነካኝ ነው። ምክንያቱም ምንድነው እየመተኝ የለውም። አንደኛ ሃያ አራት ሰዓት ሰጠን አይደለ? ሃያ አራት ሰዓት ውስጥ ለምንድነው የነዛን የነዛን ሃያ አራት ሰዓታት ለማንና ለምንድነው እየሰጠን ያለነው? ለምንወደው ነገር ነው። ለምንፈልገው ነገር ነው። በህይወታችን ማድረግ ለምንወደው ነገር ነው። ወይስ እንዲህ ሆኖ እያሳለፍን ያለነው? ከዛ ደግሞ ስራችን ብቻ ነው ህይወታችንን አድርገን እየተንቀሳቀሰን ያለነው ወይስ? ይሄ አለም ማለፉን የሆነ ሰዓት ላይ ነገሮች እንደሚያበቁ ዲሲለን ይሁን። በቃ ለራሴ በየጊዜው ለመንገር የሞከርኩኝ ነው በቃ። ምክንያቱም ያበቃል የሆነ ሰዓት ላይ ያበቃል ነገሮች ያበቃሉ። ከዛ ግን ማበቃ እንደገና ደግሞ ሌላ ህይወት አለና። በተደጋጋሚ ራሴን እየሞከርኩኝ ነው እየነገርኩት ነው በቃ። ሊዘልቅ አልቻለም ሊገባልኝ አልቻለም። ማለት የገባህ ነገር በህይወት ስትገልጠው አይደለ እንደገባህ የሚያስታውቀው? አንድ ሀሳብ ከገባን በኋላ ከተረዳነው በኋላ። እንደገና ስለዛ ሀሳብ የምናስበውን ነገር የምናውቀውን ነገር በህይወታችን ስንተገብረውና ስናደርገው ነው። እንደገባን የሚረጋገጠውና እየተገበርኩት አይደለም። በቃ ብዙ ጊዜን በማልፈልግ በቃ ሳስብ ማለት ነው። ሃያ አራት ሰአቴን ሳስብ። ግን ለምን ያህል ጊዜ ነው የሰጠሁት እያንዳንዱን ሃያ አራት ሰዓት ለምንድነው የሰጠሁት ብዬ ሳስብ። አባ አብዛኛው ለማይረባኝ ነገር ነው ለማይጠቅመኝ ነገር ነው ለማልጠቀምበት ህይወቴን ለማይቀየርበት ነገር ነው እየሰጠሁ ያለሁት እና። እስከመቼ ነው እንደዚህ የሚቀጥለው? እስከመቼ ነው የማስባቸው ነገሮች የማውቃቸው ነገሮች በሀሳብና በእውቀት ደረጃ ብቻ እኔ ላይ ቀርተው የሚኖሩት እስከመቼ ነው? በጣም ያሳስበኝ ያለ ነገር ነውና። የፀሀይ መውጣት ጠዋት ተነስቶ ማለት ጠዋት ካልተነሳ በተሰቀረ የምታየው ነገር አይደለም። ምክንያቱም በቃ የራሷ ሰዓት አላት የራሷ ሰዓት አላት። የራሷ የምታደርግበት የራሷ የሆነ ጊዜ አላት። ስለዚህ በዛን ጊዜ ካላገኘሃት በስተቀር አታያትም ማለት ነው። ስለዚህ ከጊዜ ጋር እስከ እሽቅድድም ውስጥ ነን። ከጊዜ ጋር እንትን ላይ ነን ትግል ላይ ነን። ብዬ ነው የማስበው እና አንድ ቀን በተጨመረ ቁጥር። በቃ ወደ እንትናችን እየተጠጋን ነው ወደ መጨረሻችን እየተጠጋን ነውና። ምን አለ? የገባኝ ነገር ይህ ሆኖ ሳለ የምኖረው እንደዛ ቢሆን ምን አለ? በጣም እኔንጃ እየጸለይኩ ነው። በቃ ከልቤ እንዲገባኝና ከልቤ ያንን እንደ ማደረግ እንዲችል እየፀለይኩ ነው። የምር

ምን አይነት ቦርሳ ትጠቀማለህ እንደየትን እንደየምሄድበት ቦታ እንደ እንደየምጠቀማቸው ነገሮች ስፋት እና ብዛት ሲያዩ ሰዎችን ነው ምጠቀመው ለምሳሌ ከጓደኞቼ ጋር ሻይ ለመጠጣት ከሆነ ሻይ ለመጠጣት ከሆነ የምወጣው ቀለል ያሉ አነስያሉ ከስልኬን የተወሰነ ብር ካርዶቼን ምናምን የሚይዝባቸው ለመያዝ የሚያስችለኝ አይነት ቦርሳ ከሆነ በቂ ነው። የተወሰነ ቻፕ ስቴክ ምናምን የምትይዝልኝ አነስተኛ ቦርሳ ብዙ ጊዜ እጠቀማለሁ። እንዳልኩት ከጓደኞቼ ጋር ሻይ ለመጠጣት ምናምን ከሆነ ከዛ ውጪ ደግሞ ሩቅ ወደሆነ ቦታ እየሄድን ከሆነ ደግሞ ያቺ ቦርሳ ምንም አትሰራልኝም። ስለዚህ ተለቅ ያለ ቦርሳዎችን ብዙ ነገሮችን የሚይዙባቸውን ለመያዝ የሚያስችለኝን ተልቅ ያለ ቦርሳ እይዛለሁ ማለት ነው አብዛኛው ጊዜ። እና ከዛ ግን ወደ ስራ ደግሞ ስሄድ በጣምም ትልቅ ያልሆነ ግን መካከለኛ የሚባል ግን ደግሞ ብዙ ነገሮችን የሚይዝልኝ ቦርሳ ነው ብዙ ጊዜ የሚይዘው። ማስታወሻ ላፕቶፕ ማት ማት ነገሮች ነው ምክተበት። ቻርጀር ሴልክ ብዙ ነገር እነዚህን ካርዶች በመደበኛነት የምጠቀማቸውን የብር ቦርሳዎቼን ምናምን አነስ ያሉ ቦርሳዎች ምናምን ውስጥ እከትበታለሁ። ሽቶ የምጠቀማቸውን ብዙ ነገሮችን አንድ ላይ ስለሚይዝባቸው እነሱን ይዤ ነው የምሄደው። እና ትልቅ ያለ ቦርሳ ሊይዝ እይችላለሁ እንደዚህ አይነት ነገሮች ላይ ስሄድ። ከዛ ግን እኔ ትልቅ ቦርሳ ነው የምወደው። በእንትን ማለት ነው እንዴት እንደሆነ አላውቅም ግን ተለቅ ያለ ቦርሳ ይስበኛል። ያዘንጣልም ደግሞ ይመስለኛል ያዘንጣል። እና ተለቅ ያሉ ቦርሳዎችን መያዝ እወዳለሁ። እና ብዙኛው ጊዜ በምወጣው በሰአት ሁል ጊዜ ከእኔ የማይለይ እና ማስታዋሻና ቶስክርቢቱ አለኝ። ሰን ስክሪን እይዛለሁ። ቻፕ ስቲክ እይዛለሁ። ሌላ ምን እይዛለሁ። ዋይፕስ ምናምን አንዳንድ ነገሮችን ጠራርግበት ሶፍት ስለዚህ ጓደኛየ እንደውም ምን ትለኛለች በቃ አንቺ ቦርሳ እኮ በርም ነገር አይጣጣም ምናምን ትለኛለች። እና ብዙ ነገር ነው የምይዘው፤ በጣም ብዙ ነገር ነው የምይዘው። እና በመደበኛነት ይሄ ትልቅ የሚባለው ትንሽ ትልቅ ያሉ ቦርሳዎችን መያዝ ነው የምወደው ለማለት ፈልጌ ነው። እና እነዛን ቦርሳዎች ይዤ ነው የምወጣው። ጥቅምም አለው እንደሚታወቀው ያው እንዳልኩት በተለይ ረጅም ሰዓት ከሆነ የምንወጣው ለምሳሌ ስራ ቦታ ስንሄድ ለሰአታት ነው እዛ ምናሳልፈው። ምናልባትም ቀኑን ሙሉ እዛ ልንውል እንችላለን። እና የሚያስፈልጉንን ነገሮች መያዛችን ወደኋላ እንዳናስብ ምናምን የሆነ ነገር አስፈልጎን ካለመያዛችን የተነሳ እንዳንቀር ያደርጋል። ለምሳሌ ቻርጀር ብንረሳ ስልካችን ኦፍ መሆኑ አይደል? ስልካችን መጥፋቱ ነው። ስለዚህ ቻርጀር መያዝ የሚያስፈልጉን ነገሮች መያዝ ከዛ ደግሞ ማስታወሻ መያዝ እኔ በእጄ መጻፍ ስለምወድ ነው። እና በስልክ ምናምን የተወሰኑ ማስታወሻዎችን ማስታወስ የምፈልጋቸው ነገሮች መጻፍ ይቻላል። ግን በእጄ መጻፍ ስለሚቀናኝ እና ስለምውድ ማስታወሻ ማስታወሻዬን ይዤ ነው የምሄደው በአብዛኛው ጊዜ እና ለዚህ ለዚህ እንዲህ እንዲያመችልኝ እያልኩኝ ተለቅ ያለ ቦርሳዎችን ነው ይዤ የምሄደው ማለት ነው። እና ደስ ይላል። ያዘንጣል እንዳልኩት ያዘንጣል።

ስልክህ ምን ያህል ጊዜ ትሞላለህ? በየቀኑ በየቀኑ ነው የምሞላው። አንዳንድ ጊዜ ራሱ በቀን ሁለቴም ልሞላት እችላለሁ ምክንያቱም በብዛት ልጠቀም እችላለሁ። ከ ወትሮ በተለየ እንጠቀምባቸው ጊዜያቶች ስላሉ። በየቀኑ በቀን ሁለቴም ልሳካው እችላለሁ። እንደውም በስራ ቦታ ላይ ዋልኩኝ አብዛኛውን ጊዜ ከስልኬ ይልቅ ኮምፒውተር ላይ ስለሆነ ጊዜ የማሳልፈው ብዙም ላልነካካት እችላለሁ ስልኬን። እንትን ከሆነ ግን ቤት ከዋልኩኝ ግን በቃ ሙሉ ቀን በሚባል ደረጃ መጠን። እዛ ነው የምውለው ስልኬን ነው እየነካካው የምውለው ሙዚቃ የምሰማው በስልኬ ነው ምናምን ብዙ ነገሮችን ማድረገው በስልኬ ስለሆነ። እንደውም የሆነ ጥናት ቅርብ ጊዜ ነው። ያነበብኩት እና ከሆነ ጊዜ በኋላ የሰዎች ጥርጥጥቃሚነት እጨመረ ነው የምሄደው ምናምን የሚል ነገር አይቼ ነበር እና። በእርግጠኝነት በቃ አሁን ራሱ እያየን ነው። በቃ ድሮ በጣም ጥቂት የሚባሉ ሰዎች ነበረ እንትን የሚጠቀሙት መነፅር የሚጠቀሙት በጣም ጥቂት የሚባሉ ቁጥር ያላቸው ሰዎች ነበሩ። አሁን ግን በጣም ማት በሚባል ደረጃ የምታየው ሰው ሁሉ መነፅር እድርጎ ነው ምታየው። እና ልጅ ሁሉም አይነት ወጣት ገና ልጅ ብለን የምንጠራው አይነት እድሜ ላይ ያሉትንም ሰዎች በብዛት መነፅር እየተጠቀሙ ነውና። ለዚህ ዋነኛው ምክንያቱ ምንድነው? ከተባለ ያው ከስልካችን ጋር እና ከስክሪን ጋር ያለን ጊዜ በጣም እያበዛ ነው እያሰፋ ነው ስለመጣን አይናችን መጎዳቱ አይቀርም። ከዛ ባለፈ ደግሞ አእምሯችን ላይ አይናችን ላይም ጫና መፍጠሩ አይቀሬ ነው። እና እሱን እሱን መመልከት ችዬያለሁ ለማለት ነው። ከዛ ባለፈ እኔ ለመመጠን እየሞከርኩኝ ነው አሁን ላይ ራሴን ስነ ስራዓት ለማስያዝ እየሞከርኩኝ ነው። ከወሰንኩት ሰዓት እና ካለው ወሰንኩት ዴሊጋ ካልሆነ ውጪ ከዛ በላይ እንትኔን ላለመጠቀም ስልኬን ላለመካካት ላለመጠቀም እየሞከርኩኝ ነው። ከዛ ግን እንትን አይልም ምንድነው? አይሆንም ትንሽ ይከብዳል። አንዳንድ ጊዜ ይከብደኛል በቃ አልነካም ምናምን እልና ለሰአታት እጠቀማለሁ። አንዳንድ ቀን ደግሞ በቃ አሁን አንድ ሰዓት ብቻ ነው የምጠቀመው ምናምን እልና ይነጋብኛል። እያየሁ በቃ ስክሮል ያደረኩ ሙሉ ሌሊት ሊነጋብኝ ይችላል። እና ወይኔ እንዴት እንደምበሳጭ እንደዛ ሳደርግ ራሴ እንዴት እንደምጠላው ማለት ነው። በጣም ራሴን የምልቃት የምጠላው የሚጠላው እና በተቻለ መጠን ያንን ላለማድረግ አሁን ላይ እየሞከርኩኝ ነው። ጥሩ ሙከራ ላይ ነኝና እንደሚሰካልኝ እርገጠኛ ነኝ።

ክፍያ ማድረግ ትወዳለህ አይገርምም? በጣም በቅርቡ ማድረግ የጀመረ ጓደኛ አለኝ። እና እሱን በጣም ነው የሚያምኑበት እውነት ለመናገር እና ያምራሉ በቃ እኔንጃ ኩፍያ የሚያደርግ ወንድ ያምራል ነው። የሚያምሩት ለራሱ አልጠቀምም አላደርግም። በህይወቴ ሁለት ሶስት ጊዜ ይሆናል ያደረኩት እሱም እንዲሁ ለመሞከር ብዬ። እሱ ራሱ ከእሱ ጋር አብረን ሆነን። ኮፍያህን ልሞክረው ምናምን እለዋለሁ አንዳንዴ ጊዜ ከዛ ውጪ ማድረጌን እርግጠኛ አይደለሁም። በፍጹም ሞክሬ አላውቅም። ግን ኮፍያ የሚያደርጉ ወንዶች ያምራሉ። በዛ ላይ አብዛኞቹ ጺማም ናቸው። እኔ እንጃ እንዴት እንደሆነ አላውቅም ግን። ጺም የሌለው ግን ኮፍያ ያደረገ ወንድ ብዙ ገጥሞኝ አያውቅም። እና ጠየም ብሎም ከመልካቸው ጠይም ናቸው ይሄ ቅላት የሌላቸው ማለት ነው። ጠይም ናቸው ከዛ ደግሞ ጺም አላቸው። በደንብ የተያዘ ጺም ማለት ነው የተዘረከረከ አይነት ሳይሆን በደንብ የተያዘ ስርዓት የያዘ ጺም። አላቸው ከዛ ደግሞ ኮፍያ ያደርጋሉ። በጣም ነው የሚያምሩት። በጣም ነው የሚያምሩት። እሳባለሁ። ከዛ ደግሞ እንዴ የተሸክሮ ሞክሬ እንዴ ከዛ ደግሞ እንትናቸው ደስ ይላል። አሁን ፊት ለፊት ከምታያቸው ልክ በጎን ብታያቸው ያምራሉ ከነኮፍያቸው በጎን በጎን ከነ ጺማቸው ከነ አፍንጫቸው ከንፈራቸው። ከፊት ለፊት ያለው ኮፍያ። በጎን በኩል ሲታዩ በፎቶው ሲታዩ በጣም ነው የሚያምሩት። እንደውም ትላንትና ነው ከሆነ ጓደኛዬ አሁን ታልኩት ጓደኛዬ ጋር ተገናኝተን ነበረና። የናይንት ቆፍያ ነው ያደረገው። ከዛ ደግሞ የኮፍያውን ቀለም የሚመስል ደግሞ እንትን አድርጓል ማለት ነው። ከላይ ምንድነው የሚባለው? አማርኛ አላውቅም ብቻ እሱን ደርቦ። ተመሳሳይ አይነት ቀለም ነው ያላቸው። እንዴት እንደሚያምር? በጣም ነው የሚያምሩት እውነት በጣም ነው የሚያምሩት። እንዳልኩት ደግሞ ይሄ ከጎን ሲጣዩ ነው የሚያምሩት። እንደዚህ እንትን ሳይሆን እንደዚህ ፊት ለፊት ምናምን ላይሆን ይችላል ግን። በጎን ስታያቸው ከነጺማቸው ከነ የቆዳ ቀለማቸው ምናምን በጣም የሚያምዱት። እና እኔ እንዳልኩት ነው በቃ አላግሌ ማድረጌም እርግጠኛ አይደለሁም። ማድረግም ምናልባት ይሄ ቅዝቃዜ ኮፍዬ የለም ይሄ ከሹራብ ምናምን የሚሰሩት በክር የሚሰሩት። ዲዛይን ዝም ብለው ግብት የሚሉ የህፃናት የሚመስሉ ነገሮች። ምናልባት እሱን እለብስ ይሆናል። ከአሆነ ጊዜ በኋላ አላውቅም። እሱም ወጣ በምልበት ሰዓት ሽርሽር ምናምን ቅዝቃዜ ሊሆን ስለሚችል። ያንን ለመከላከል ምናልባት አደርግ እንደሆነ ነው እንጂ። በመደበኛነት ኮፍያ ማድረግ አይነት ሰው አይደለሁም። ግን እወዳለሁ ኮፍያ የማያደርገው ወንድ እወዳለሁ። ገልኩት ደግሞ በጣም ነው የሚያምሩት። ሁሉም በሚባል ደረጃ ተመሳሳይ የሆነ የፊት ቅርጽ የጭንቅላት ቅርጽ ነው ያላቸው እና እንግዲህ ነው የሚያምሩት። በጣም ነው የሚያምሩት። እና ደስ ብሎኝ ነው የማያቸው በፎቶም እንዳልኩት በፎቶም እነሱ አሁን ያልኩት ጓደኛዬ ደግሞ ፀጉሩ በጣም ነው የሚያምረው። እና ፀጉሩ ጺሙ ቀን የቅድቡ ፀጉር ሁሉ ነገር በጣም ነው የሚያምነው።

በፍጥነት መተየብ ትችላለህ? በፍጥነት እንኳን በማለት አልችልም ግን እችላለሁ። አዎ ደህና በሚባል ፍጥነት መተየብ እችላለሁ። እኔ ሳልሆን ጓደኛዬ ይችላል በደንብ ቶሎ ቶሎ ከእኛ ይልቅ ፈጥኖ ነው የሚተይበው አንድ ላይ ስንሆን ምናምን ነገር እሱ ይፈጥናል ከእኛ ይልቅ። እኔ ብዙ አይደለሁም ግን ደግሞ በእጄ መጽሐፍ እወዳለሁ። የእጅ ጽሁፌ ያምራል የሚባል ባይሆንም ግን ደስ ይለኛል ለራሴ ሳነበው ደስ ይለኛል ሳየው ደስ ይለኛል። የእጁ ጽሁፋቸው በጣም የሚያምሩ ሰዎች ደስ ይሉኛል። የሆነ ልምምድ የሚፈልግ ነገር እንደሆነ የታወቀ ነው። ድሮ የወንድሜን በደንብ አስመስል እንደነበረ ስለማስታውስ እኔ ለራሴ ማለት ነው። የወንድሜን የእጅ ጽሁፍ ለመለማመድ በጣም ረጅም ጊዜ ወስዶብኛል። የእሱን አይነት የእጁ ጽሁፍ የራሴ ለማድረግ ማለት ነውና ጊዜ ይወስዳል እርግጥ ነው። ቀላልም አይደለም ላይሆን ይችላል። ግን ደግሞ ከባድም አይደለም የሚለመድ ሊለመድ የሚችል ነገር ስለሆነ ማለት ነውና። በተቻለኝ መጠን ቆንጆ የሚባል የእጅ ጽሁፍ እንዲኖረኝ ነው የምፈልገው ከዛ ደግሞ ተረጋግጦ መጻፍም ይቻላል። ይሄ የዶክተር አይነት የመድሃኒት የሚመስል አይነት ጽሁፍ መጽሐፍ አያስፈልግም። ሁሉም ቢቀር ጽሁፍ አይደል እየጻፍክ ያለህው መልእክት ነው። ለምትሰጠው ሰው ወይም ለራስህም ቢሆን ለራስህ ደግመህ ስታነበው ግር ሊል የሚገባ ነገር መኖር የለበትም ብዬ ነው የማስበው ለሰው ከሆነ የምትጽፈው ደግሞ ለሰው ስትሰጠው በቃ በቀላሉ ሊያነበው የሚችል ነገር ቢሆን አሪፍ ነው። ከዛ ባለፈ ግን። ምን እያለ ነው እያለ የሚጠይቅ እና ግራ የሚጋባ ከሆነ መጽሐፍህ ብዙ ትርጉም ላይኖረው ይችላል ማለት ነው። እና በተቻለ መጠን ለሰው የሚነበብ ለራስህም ደግሞ ቀሎህ። ምን እያለ እንደሆነ ማወቅ የምትችልበት ቢሆን ጥሩ ነው።

በበስኮት ጎን መቀመጥ ትወዳለህ? ጉዞ ላይ ነው። አዎ ጉዞ ላይ ስንሆን ሁሌም እኔን በመስኮት በኩል የምቀመጠው። አሁንም ከመለዱ የተነሳ ጓደኞቼ ለኔ ነው ቦታውን የሚለቁልኝ ቀድመው ነው ማለት ነው። ምክኒያቱም እንደም እንደማጭበረብራቸው ስለሚያውቁ እና እንትናቸው ስለምነሳ ሰላማቸው ተነሱ እያልኩኝ አሁን ለምደውታል። እና ሁሌም መስኮት ላይ ነው የምቀመጠው በመስኮት በኩል ነው የምቀመጠው። ከዛ አብዛኛው ጊዜ ደግሞ በቃ እያየው መሄድ ስለምወድ። በተለይ አዲስ ቦታ ከሆነ እየሄድን ያለነው እያየሁ መንገዶችን እያየሁ ሰውን እያየሁ የሰውን ቅስቃሴ ምን ይመስላል። ያንዳንዱን ነገር እየታዘብኩ ነው የምሄደው ንፋስ እየተቀበልኩ ከዛ ደግሞ ያ እንትን አለብኝ። ተሽከርካሪ ላይ ብዙ ጊዜ ስቆይ። ይዞረኛል ጭንቅላቴን ይዞረኛል ምናምን ብዥ ይልብኛል ወደ ላይም ሊያደርገኝ ይችላል ምናምን እንደዛ ስለሆነ። የግድ ንፋስ እያገኘሁ የተረጋጋሁ ነው መሄድ ያለብኝ እና። ከዛም አንተ መንጠር ሁሌም ቢሆን በመስኮት ጎን በኩል ነው የምቀመጠው። ካልሆነ ግን በቃ እንዳልኩት ቅድም ያልኩትን አይነት ምልክቶች ይሄ ማዞር የማቅለሽለሽ ስሜቱ ምናምን በርትቶ ይመጣል ማለት ነው በጣም ይበረታል ስለዛ። እንደዛ እንዲሆን ስለማልፈልግ አስቀድሜ ነው እንትን የምለው አስቀድሜ ነው። ምጠነቀው አስቀድሜ በመስኮት በኩል ነው የምቀመጠውና ከሁሉ በላይ ግን አሁን ከገለጽኩት። የህመም ስሜት ባለፈ እንትኑ ደስ ለሚለኝ ነው በቃ እያየኸው ሰውን እያየኸው በተለይ አዲስ ቦታ ከሆነ ስንመለስ ሁላ በደንብ ያየሁት ማለት ነው። በደንብ ያየሁት የሰውን ቅስቃሴ እያየው የቦታው አቀማመጥ የቤቶቹ አሰራር። ሁሉም ነገር ሀገሩ ምን ይመስላል ምናምን የሚለውን ነገር ባለኝ አቅም ነው የሚባለው። እያየሁ ነው የሚሄደው እና እንደገና ደግሞ እንትን አልወድም በቃ ዝግትግት ያለ ነገር እኔ አልወድም። በመኪና መሃል ላይ መቀመት ጭራሽ ጭራሽ ጭራሽ ነው የማልወደው ማለት ነው። ይሄ የተዘጋጋ ነገር ከጎኔ ሰው ከጎኔ ሰው ከላይ የማየው ነገር የለም ፊት ለፊት የማየው ነገር የለም። ሲኖር ይጨንቀኛል እንደዛና በተቻለ መጠን ክፍትፍት ያለ ነገር ስለምወድ። ውጪ የመሆን ስሜት ይሰጠኛል። በመስኮት በኩል ስቀመጥ ማለት ነውና ስለዛ ነው የምወጣው።

የምትወደው ሬስቶራንት የት ነው? ሬስቶራንት ሬስቶራንት አይደለም ሆቴል ነገር ነው። እና አለ እኛ ከተማ ውስጥ የምኖርበት ከተማ ውስጥ የሚገኝ አንድ ሆቴል አለ። እኔ ምን አይነት ቦታ እወዳለሁ? ሲታይ በጣም የሚያምር ንጹህ ጸጥታ ያለበት ከዛ ደግሞ ህንፃው የሚያምር አገልግሎታቸው የሚያምር ማለት የአስተናጋጆቹ አለ አደል ብስንስረኣት ሲያስተናግዱ በትህትና ሲያስተናግዱ እንደዛ ደስ ይለኛል። ሁለተኛና በጣም የምወደው ነገር ሆቴል ሆኖ ወይ ሬስቶራንት ሆኖ የሆነ ቅልል ያለ እንዲሆን ነው የምፈልገው የሆነ የቤት ያህል ስሜት ያለው እንዲሆንልኝ ነው የምፈልገው እንጂ የተካበደ ነገር አልፈልግም አብዛኛው ጊዜ ምርጫዬ እንደዛ ነው። ምናልባት እንደዚህ ከባባድ የሚመስሉ ወይም አለ አይደለ በጣም ከእንትናቸው የተነሳ ከ ከመጽዳታቸው ወይ ደግሞ በጣም ቅንጡ ከመሆናቸው የተነሳ ቤትህ የማይመስልህ ነገር የለም የሆነ ክብድ የሚልህ ነገር እንደዛ ሲሆን ደስ አይለኝም። ምናልባት በጣም አልፎ አልፎ ካልሆነ በስተቀረ ሁሌም ለመሄድ ምናምን አልመርጣቸውም ማለቴ ነው። እና አሁን የምለው ሆቴል ግን ህንፃ በጣም ነው የሚያምረው በጣም ነው የሚያምረው። የድሮ እንትን ነው የሚመስለው የድሮ የድሮ እንትን ነው የሚመስለው የድሮ ምንድነው የሚባለው? አሰራሩ ምናምን ሁሉ ነገር የድሮ ነው የሚመስለው እና ሲታይ በጣም ነው የሚያምረው። እና ማማሩ ብቻ ሳይሆን ደግሞ የህንፃ ማማር ብቻ ሳይሆን አገልግሎታቸው በጣም አሪፍ ነው መግባቸው እጅግ በጣም ጣፋጭ ነው። ከዛ ደግሞ ምግብ በልተ ቡና የምጠጣበት ደግሞ ሌላ በቃ የራስህ ቤት የሚመስልህ የሆነ ድምቅ ያለ የቡና ድባብ ያለው ደግሞ ሌላ ቡና ቤት አላቸው ቡና ቤት ማለት ቡና የሚጠጣበት ቦታ ማለቴ ነው። አለውና ቤቱ ሁሉም ነገር ያማከለ ነው በጣም ነው የሚያምረው።

የጠዋት እለታዊ ተግባራችሁ ምንድነው? በነገራችን ላይ በጣም ረጅም የሚባል ጠዋት እንዲኖረኝ ነው የማደርገው ሁል ጊዜ በተቻለኝ መጣን ምክንያቱም እንደዛ ነው የምወደው እንደዛ እንዲሆን ነው የምፈልገው። እና ረጅም ጠዋት ማለት በቃ በጠዋቱ እነሳለሁ ከዛ በኋላ በጧት ከተነሳሁኝ በኋላ ረጅሙን ሁለት ሰዓት ምናምን እስኪሆን ድረስ ከራሴ ጋር በተያያዘ አንዳንድ ገሮች ብቻ እየሰራሁ ምንም ከስልክ ጋር አልነካካም። መደበኛ ከሆኑ ከስራ እንትኖቼ ጋር ሳልነካካ ከስራዬ ጋር ምንም ግንኙነት ሳላደርግ ከስልኬ ጋር ምንም ምንም አይነት እንትን ሳላደርግ ራሴን መጠበቅ ላይ። አካላዊ እንቅስቃሴ ማድረግ ቁርሴን መብላት መረጋጋት መተንፈስ የጧት ፀሀይ ማየት መሞቅ ውጪ ወጥቶ ለአንድ ሃያ ደቂቃ ወይም አስር ደቂቃ የሚሆን ጊዜ መቀመጥ ብቻ በጣም ረጅም ሚባል በሃያ በሃያ ደቂቃ እያደረኩኝ ብዙ ስራዎችን ወይም ከራሴ ጋር ግንኙነት ያላቸውን ነገሮች ብቻ በመስራት ማሳለፍ ነው ምፈልገው። እንዴት እንደምወደው ከምገልፀው እጅግ በጣም በላይ ነው በቃ የሰላሜ ምንጭ ነው ይሄ። ስራ ከመግባቴ በፊት ያሉት ሁለት ሰዓታት ጥልቅ የሆነው ደስታ ምንጮቼ ናቸው ብዬ ነው መናገር መናገር የምችለውና። ምንድነው ማደርገው እንዳልኩት? በጠዋቱ ለመነሳት ነው ምሞክረው ሁሌም ቢሆን በጠዋት እነሳለሁ። ከዛ በኋላ አካላዊ እንቅስቃሴ አደርጋለሁኝ። አካላዊ እንቅስቃሴ ካደረኩኝ ፀጉሬንና ልብሴን ወይ ደግሞ ሰውነቴን መተጣጠብ እጀምራለሁ ከዛን ጸሎት አደርጋለሁ በጣም ቀሎኝ። እኔንጃ ስሜቱን መግለጽ አልችልም። ብቻ ጸሎት አደርጋለሁኝ ከዛ በኋላ ጸሎት አድርጌ ሰውነቴን ካደስኩኝ በኋላ አይምሮዬን ካደስኩኝ በኋላ። ውጭ ወጥቼ ፀሀይ ሞቃለሁ የተወሰነ በቃ አስር ደቂቃም ቢሆን ለኔ በቂ ናትና። ዉጭ ወጥቼ ፀሀይ ሞቃለሁ ደስ ብሎኝ ቀሎኝ ነው ማደርገው ደስ እያለኝ ነው ማደርገው እና። እንደዛ አደርጋለሁ ከዛ በኋላ ለቀኑ መዘጋጀት ነው ምጀምረው። ቃኑን እንዴት ለማሳለፍ እንዳሰብኩኝ። አንዳንድ አጫጭር የሆኑ ጽሁፎችን እጽፋለሁኝ በጣም አጫጭር የሆኑ እንደ ማስታወሻ አይነት ጽሁፎችን እጽፋለሁ የግድ መደወል ያለብኝ ብዬ አስብኳቸው ስልኮች ካሉ ወይ ደግሞ ማገኛቸው ሰዎች ካሉ በመሃል ልረሳ ስለምችል እንትን አደርጋለሁ እነሱን በዝርዝር እጽፋቸዋለሁ። ከዛ በኋላ ማንቂያ ሰዓት መሙላት ካለብኝ ማንቂያ ሰአቴንም እሞላለሁ። በዛች ሰዓት ቁርሴን ማዘጋጀት እጀምራለሁ ቁርሴን አዘጋጅቼ። ቁርሴን እበላለሁኝ ከበላሁ በኋላ ቡናዬን ጠጣለሁ ግዴታ ቡና ሳልጠጣ ከቤት ስለማልወጣ። ቡናዬን እጠጣለሁ ቡና ጠጥቼ ያለውን ነገር ካየሁኝና ካሰናዳሁኝ በኋላ። ልብሴን ቀይሬ ማለት ለቀኑ ያዘጋጀሁትን ልብስ ወይ ደግሞ ለ ሚቀጥለው ቀን የምለብሰው ልብስ አስቀድሜ ነው ማዘጋጀው። እና እሱን አዘጋጅቼ ለብሼ አስታኪዬ ፀጉሬን ስታይል አድርጌ አንዳንድ ነገሮችን ፊቴን ቀባብቼ ምናምን ነገር። ለመውጣት እሞክራለሁ ማለት ነው። ከዛ በኋላ የበላሁባቸውን የአንዳንድ የቆሸሽኳቸው ነገሮች ካሉ እነሱን አጥባለሁ መልሼ ቤቴን አጸዳድቼ። ከቤት ስወጣ ማለት ነው ሁሌም ቤቴ ጽዱ ሆኖ መውጣቴን እርግጠኛ መሆን እፈልጋለሁ። ምክንያቱም ስመለስ እንትን ማድረግ አልፈልግም ስመለስ ማፀዳዳት ምናምን አልፈልግም በቃ። ስመለስ ንፁህና በቃ ሽታው ምናምን ሁሉም ነገሩ የተስተካከለ ተዘጋጅቶ የሚጠብቀኝ ቤት እንዲኖረኝ ነው። እንጂ ምፈልገው የተዘረከረከ ቤት እንዲኖረኝ በፍጹም አልፈልግም። እና እሱን እሱን አደርግበታለሁ ብቻ። ይሄን ይሄን የተግባራቶች እያደረኩኝ በተቻለ ይመጣል ረጅም የሚባል ጠዋት እንዲኖረኝ ነው ምፈልግና ለቀኑ ደግሞ እጅግ በጣም ያዘጋጀኛል። ሁለት ሰዓት ነች ግን በምን ያህል መጠን ሃይሌ እንደሚሞላ ከምገልጸው እጅግ በጣም በላይ ነው። ማለት ነው።

ፎቶ ማንሳት ትወዳለህ? አዎ ከማንሳት ይልቅ መነሳትም የምወድ አይነት ሰው ነኝ ይመስለኛል። ለቤተሰቦቼ ለጓደኞቼ ሳይቀር በጣም የማስቸገር አይነት ሰው ነኝ። በሄድንበት በሄድንባቸው በታዎች ሁሉ ፎቶ አንሱኝ ያልኩኝ ማሻገር ነኝና። የሚገርመው ነገር እሱ አሪፍ አሪፍ ፎቶዎችን ሲያነሱኝ እኔ ግን በጣም ቀሽም ፎቶዎችን ነው የማነሳው። ብዙም አልችልበትም። እና የሰው ልጅ የተሰጠውን አይምሮ ተጠቅሞ ያስገኘውና በዚህ አለም ያለውን የኑሮ ድካም ማቅለያ የእውቀት ዘርፍ እንደ አንድ ዘርፍ ነው ብዬ አስባለሁ። ፎቶ ማንሳት እና ከዛ ደግሞ ለራሱ ደግሞ ከውስጡ ውስጥ ካለው ሀሳብ ውስጥ ካለው ፍላጎት ውስጥ ካለው ደስታ ወይ ውስጥ ካለው ስሜት የሚያገናኘው መንገድ ነው ብዬ አስባለሁ። ነገር ግን ማለት ውስን ነው። አሁን ላይ የምናነሳቸው ፎቶዎች ውስን ናቸው። እና ምናልባት ያንን ውስንነት ያልተረዱ ሰዎች ሳይንሳዊ ባልሆነ መንገድ ወይም ሳይንሳዊ የሆነ መረዳት ለመተንተን ሲሞክሩ። ወደ ተሳሳተ ግንዝዛአቤ ሊያመሩ ይችላሉ ማለት ነው። ይሄ ማለት ምንድነው? ፎቶ በራሱ አቅም የለውም ፎቶ በራሱ ሀይል የለውም። ከዛ ይልቅ ሀይሉ ያለው ካለፈ በኋላ ምን ላይ እንደነበረ ነው ምን አይነት ስሜት ውስጥ እንደነበረ ለማሳየት። በምናደርገው ነገር ላይ ነው እንጂ በራሱ አቅም ያለው በራሱ ሀይል ያለው ነገር ሆኖ አይደለምና። ግን ደግሞ ፎቶ መንነሳት አለበት በቃ የነበርንበት ሁኔታ። አልፎ ስናየው ምን አይነት ሁኔታ ውስጥ እንደነበረን ምን አይነት ጊዜ ከምን አይነት ሰዎች ጋር እያሳለፍን እንዳለ እንደነበረ። የሚያሳይ እንደ የሚቆይልን ነገር ስለሆነ ማለት ሁሉ ነገር አልፎ ዘመን ሄዶ አዲስ ነገር ሲመጣ ማለት ነው። ከዛ ራሳችንን ማየት የምንፈልግበት ጊዜ ሊመጣ ይችላል። ሁሉን ነገር እንዳለ እንዳለው እንዳለው በቀጠሉ በፍጹም አይቀጥልም ምንም ነገር እንዳለው አይቀጥልም። መሄዱ ማለፉ አይቀርም። እና ስለዚህ የሚያልፍ ነገር ግን በማያልፍ መንገድ በፎቶ ማስቀረት በቪዲዮ ማስቀረት ማስቀረት በጣም አስፈላጊ ነገር ነው ብዬ አስባለሁኝ። ከዛ እንዳልኩት ግን እኔ ብዙም ፎቶ ማንሳት ላይ ጎበዝ የምባል ሰው አይደለሁም። ግን ደግሞ አንሱኝ እያልኩኝ ጓደኞቼና አጠገቤ ላሉ ሰዎች የማስቸግር አይነት ሰው ነኝ ማለት ነው።

ስንት ትራስ ትጠቀማለህ? እኔ አንድ ትራስ ነው የምጠቀመው አንድ ብቻ። ብዙ እንትን የለብኝም ብዙ ልምድ የለም ካለመተ ካለትራስ መተኛት ባልችልም ምንም ትራስ ሳላደርግ መተኛት አልችልም። ግን ደግሞ ከአንድ በላይ ትራስም መጠቀም አልችልም። ያው እንደሚታወቀው አስምና ሌሎች የመተንፈሻ አካላት በሽታ ያለባቸው ሰዎች ወይም ደግሞ ለመተንፈስ የሚቸገሩ ሰዎች። ብዙ ትራስ ከአንድም ሁለት ሶስቴ ትራስ እንዲህ ተንተርሰው እንዲተኙ ይመከራል ይሄ ማለት ምን ማለት ነው? በጣም በዘቀዘቅን ቁጥር ወይ ደግሞ ዝቅ ባልን ቁጥር ሰውነታችን የሚያስፈልገው መጠን አየር ነው የሚሄደውና። አንድ ሰው ደግሞ የመተንፈሻ ችግር ካለው ለመተንፈስ እየተቸገረ ነው ማለት ነው እና ስራ እያበዛንለት ነው ያለነው። እንዳልኩት ዘቅዘቅ ባለ ቁጥር ሰውነታችን የሚፈልገው የእንትን መጠን የአየር መጠን ይጨምራል። ስለዚህ ፍላጎቱ ጨምሮ ግን ደግሞ አቅርበቱ አቅርቦቱ ይቀንስና ቀላል አይሆንም ማለት ነው። ለልጁ ወይ ለሰውየው ቀላል ላይሆንለት ይችላል ማለት ነው። ስለዛ ያንን መተንፈስ አለመቻሉን ወይም ለመተንፈስ መቸገሩን ለማገዝ ቀና እንዲሉ ይደረጋል ማለት ነው። ቀና ብለው እንዲያደርጉ፣ እንዲሰሩ፣ እንዲተኙ ይሆናል ማለት ነውና። እርዳታ በጣም ትልቅ ድጋፍ ነው የሚሆንላቸው። እንደዛ ማድረጋቸው ትራስ ከፍ አድርገው ትራስ ከፍ አድርገው መተኛታቸው ድጋፍ ነው የሚሆንላቸው ማለት ነው። ለነዛ ሰዎች እና ያ ያ ነገር አለ እኔ ግን እስካሁን ድረስ እንደዛ አይነት ነገር ገጥሞኝ አያውቅም። ከሆነ አመታት በፊት አስም ነበረኝ ከቤተሰቦቼ የወረስኩት። ማለት ያው እንደሚታወቀው እነዚህ ተላላፊ ያልሆኑ በሽታዎች በ በትውልድ እንደሚመጡ ይታወቃል። በዘር እንደሚታለፉ ይታወቃልና። አባቴ ለረጅም ጊዜ በአስም አስም ነበረው። ይሄ ሳይነስ ምናምን የምንለው አይነት ማለት ነውና። ከዛ በኋላ እኔ እንትን ሆንኩኝ እኔም ያዘኝ ማለት ነው። እና ትንሽ ነገር ሲሸተኝ ወይም ትንሽ ነገር ሲያጋጥመኝ በቀላሉ መታፈን በቀላሉ የሚያስነጥሰኝ የሚያስለኝ አይነት ልጅ ሆንኩኝ ማለት ነው። እና እነዛ አይነት ጊዜያቶች ላይ እርግጥ ነው ከፍተኛ የሆኑ ትራሶችን ሶስት ራሶችን ምናምን አድርጌ ነበር የምተኛው። ከዛ በኋላ ግን ለረጅም ጊዜ የሚወሰድ መድሃኒት ተጠቅሜ ከዛ ደህና ሆንኩኝ። አሁን ላይ ብዙ የሚያስቸግረኝ ነገር የለም። እንደ ሌላ ቢቀር እንደ ድሮ አልቸገርም። እንዳልኩት ካለትራስ መተኛት ምናልባት ላልችል እንደሆን ነው እንጂ ትራስ በላይ ግን አልተጠቀመም። ማለቴ ነው እና ብዙ የተጋነነ የትራስ ከፍታ እንተን አይሰጠኝም እንደውም ምቾት አይሰጠኝም። በጣም በቀና ባልኩኝ ቁጥር የሆነ አንገቴ እንደመታጠፋ አይነት ነገር ይላል ጀርባዬም እንደመቅናት አይነት ነገር ስለሚል አጓጉል ነው የሚሆነው። እና ለጠዋቱ በጣም ነው የሚረብሸኝ። ምክንያቱም ጀርባዬ እያመመኝ ነው የምነሳው። አንገቴን ጭንቅላቴን ራሴን ምናምን እያሰመመኝ እያመመኝ ስለምነሳ እንደዛ መሆኑ አልወደውም። ከፍተኛ ትራስ መጠቀሙ ብዙ ጠቀሜታ ያለው መስሎ አይታየኝም። ለኔ ደግሞ እንዳልኩት ምርጫ አይደለም ማለቴ ነው። ከዛ ይልቅ ለጥ ብዬ ግን ለስለስ ያለ አንድ ትራስ ብቻ ተንተርሼ ብተኛ ለኔ መልካም ነው።